አካባቢዬን እወደዋለሁ። በጣም ነው የምወደው በተለይ አሁን የምኖርበት አካባቢ በጣም ነው የምወደው። የሆነ ሰዓት ላይ ለስራ ወደ ሌላ አካባቢ ሄጄ አልወደውም ነበር ያለሁበትን አካባቢ። ያን ያክል ማህበራዊ ኑሮ የሚመች አየር አልነበረም በጣም ቀዝቃዛ የነበረበት ቦታ ነው። እንደገና ደግሞ ቤተሰብ 'ፋሚሊ' ምንም ነገር ስላልነበረ ያንን አካባቢ አልወደውም። የነበረ በጣም ነው የምጠላው በጣም። ብቻዬን ነው የምውለው ምናምን በጣም ይደብረኝ ነበር። እና ያንን አካባቢ አልወደውም አሁን ያለሁበት አካባቢ በጣም ነው ደስ የሚለኝ እወደዋለሁ። አንደኛ ቤተክርስቲያናት አካባቢ ስለሆነ እንደገና ደግሞ አብዛኞቹን ሰዎች 'ፋሚሊም' አለ የማውቃቸውም ሰዎች በጣም ብዙ ሰዎች ስለሆኑ ወደ የምወደው አካባቢ ነው በጣም። አየሩ በጣም ደስ ይላል። ቀዝቃዛም አይደለም በጣም 'ኦቨር' የሆነ ሙቀትም አይደለም የሚመች ሙቀት ነው። ሁሉ ነገር ደስ ይለኛል እዚህ። ሀይቅ አለ መዝናናት አለ መልካዓ ምድሩ ደስ ይላል የሀገሩና። ነገሮች ሁሉ ርካሽ ናቸው። ምግቦች ርካሽ ናቸው። መዝናኛዎች ርካሽ ናቸው። በዚበዚ የተነሳ አካባቢዬን በጣም ነው የምወደው። በብዙ ነገር እወደዋለሁ በጣም በብዙ ነገር ከምንም በላይ ግን ቤተክርስቲያን ቸርች ምናምን አጠገባችን በጣም ማለት በቅርብ ርቀት ነው ያለው። አንድ ብቻ አይደለም በጣም ብዙ ናቸው። በሱ በጣም ደስ ይለኛል። ቤተክርስቲያን ስላሉ ሲደብረኝም የሚሄድበት ቦታ ስለሆነ ቤተክርስቲያናቱን በጣም ነው የምወደው እንደዚህ አካባቢ እኔ የሚቀለኝም የምወደውም አካባቢ አለ ብዬ አላስብም ከሀገር ውስጥ ኢትዮጵያ ውስጥ እኔ እንደ አለሁበት አካባቢ ይመቸኛልም የምወደውም አካባቢ ነው ብዬ አላስብም። ይኸው ምናልባት ከሀገር ውጪ ስዊዘርላንድን ልወደው እችላለሁ። ምናልባት ምናልባት ነው ላልወደውም እችላለሁ ቀዝቃዛ ስለሆነ። ግን አካባቢኤን በጣም የምፈልገው የምመኘው አካባቢ ነው የምኖረው። ሰፈርም እንደዛው በተመሳሳይ ከሰፈሮች ከዚህ ሀገር ካለው ሰፈሮች መካከል ይሄንን ሰፈር በጣም ነው የምወደው። ለታክሲ በጣም የሚመች ነው። ለወቅ በጣም የሚመች ነው። ለመዝናናት በጣም የሚመች ነው። እንደገና ደግሞ ማታ አምሽቶ ቢገባም 'ሪስክ' ያለው አካባቢ አይደለም። ይሄ አደገኛ አካባቢ አይደለም። መሃል ከተማ ነው። መሃል ከተማ በመሆኑ ደስ ይለኛል። እንደገና ደግሞ በጣም ባለሐብቶች የሞሉበት አካባቢ ነው። ብዙ ባለሐብቶች አሉ መብራት አይጠፋብንም ውሃ አይጠፋብንም። ስለዚህ በዚህ የተነሳ ሁሉ እንትን በጣም የተሟላ አካባቢ ስለሆነ በጣም ነው የምወደው። ደስ ይላል። ማህበራዊ ኑሮ በጣም ደስ ይላል። እንደ ኢትዮጵያዊነት ማህበራዊ ኑሮ አለ። ዝክር ላይ መጠራራት ዝክር እኛ ኢትዮጵያውያን እንዘክራለን ኦርቶዶክሶዋያን በተለይ እና እነዛን ዝክሮች ሁሉም ሰው ይጠራል ደስ የሚለኝ አካባቢ ባህሪ ደስ ከሚለው አንዱ ሰው ይጠራራል ሌላ አካባቢ ሄጄ እያለ ዝክር ምንም አንድ ግቢ ቢኖር ራሱ አይጠራራም ሰው አይጠራራም በዛ ምክንያት በጣም ነው የምጠለው እንደውም። ብዙ ነገሮች የምጠላባቸው ምክንያቶች አሉ ሌላ አካባቢ መኖር። እና እዚህ አካባቢ ደስ ከሚለኝ ከምወደው አኗኗር አንዱ ዝክር ነው። ዝክር በጣም ማወቅ አለማወቅ የማያውቅ ሰው ነው የሚጠራ እና እወደዋለሁ በጣም ዝክር መጠራራት ማህበራዊ ኑሮ በጣም ደስ ይላል የበአዓልም ቢሆን እና እዚህ አካባቢ ያሉትን እንትኖች በጣም እወዳቸዋለሁ፤ ደስ ይሉኛል። ሌላው ደግሞ አየሩ በጣም ነው ደስ የሚለው ተስማሚ ነው። ወዛም ያደርጋል በቃ ጽድት ያለ አመድ ምናምን አይኖርም ቆዳዬ በጣም ነው የሚመቻው። ውሃው መካከለኛ ነው የመጣ ነው የሚመቸው። ከዛ ውጪ ደግሞ ጣና አካባቢ መሆኔን ራሱ በጣም ነው የምወደው። ጣና አካባቢ ልጅ በማለት እዛ አካባቢ በመኖሬ እድለኛ ነኝ። ምክንያቱም በጣም ብዙ ምሁራን የሚኖሩበት አካባቢ ነው። በጣም የሚያውቁ ሰዎች ጠቢባን የሚባሉ ጠቢባን የሚባሉ ሰዎች የሚኖሩበት ቦታ ስለሆነ በጣም ነው የምወደው። ጣና በጣም ብዙ ደሴቶች ያሉት አካባቢ ነው። ብዙ ሰው ከዚህ አካባቢ ውጪ የሚኖር ሰው መኖር የሚፈልገው አይነት ቦታ ስለሆነ በዚህ ቦታ እኔ በመኖሬ በጣም ነው ደስ የሚለኝ። እና አካባቢዬን በጣም ነው የምወደው ምናልባትም የትኛውም አለም ብሄድ

ገበያ ቶሎ ቶሎ ነው የምሄደው። እንደምሄድበት የምፈልገው ነገር የተለያየ ነው። ለምሳሌ አስቤዛ የሚሄድበት ለአስቤዛ ለመግዛት የምሄድበት ጊዜ አለ። እንደገና ደግሞ ሌሎች ማቴሪያሎችን ለመግዛት የሚሄድበት አለ። እና የተለያየ ገበያ ነው የምሄደው። በሳምንት ያው የተለያየ ነው። ለምሳሌ አሁን ሰሞኑ ስፌት የሀገር ባህል ስፌት እየሰፋሁ ነው። እና ለሱም ማተሪያል የሚያስፈልገኝን ገበያ ቶሎ ቶሎ ነው የሚሄደው። በሰራሁት ልክ ነው። የማልሰራበት ጊዜ ካለ ቶሎ ስለማያልቅ። ለምሳሌ ክር ቶሎ ስለማያልቅ ሌሎቹም ነገሮች አሉ። ሰበዝ የሚባል ነገር አለ። እሱ ቶሎ ስለማያልቅ ቀስ ብዬ የምሄድበት ጊዜም አለ። አንዳንድ ጊዜ ደግሞ ቀንም ለሊትም የምሰፋበት ጊዜ የምሰራበት ጊዜ ይኸው በየቀኑም ሊሆን ይችላል በየሁለት ቀኑም ሊሆን ይችላል ቶሎ ቶሎ ልሄድ እችላለሁ። ምክንያቱም አንድ ጊዜ በዛ አድርጌት ለመብዛት ይው አንደኛ ብሩ አይኖርም፣ ሁለተኛ ደግሞ ከተፈለገው ውጭ ሊሆን ይችላል ወይ ከተፈለገው ሊያንስ ይችላል። እና ቢያንስ ነው የሚሻለው። ለዛ ደግሞ ቶሎ ቶሎ እየሄድኩ ገበያ መግዛት አለብኝ። እና ሰሞኑን አሁን ቶሎ ቶሎ ነው የምሄደው። ከዛ ውጪ ግን አስቤዛ ብዙ ጊዜ በሳምንት የምሄድበት ሰዓት አለ። ምክንያቱም በጣም ዋና ዋና አስቤዛዎች የምገዛው ገበያ ሄጀ ድንች በዛ ያለ ኪሎ እንደገና ደግሞ ሽንኩርት እንደዚሁ በዛ ያለ ኪሎ ነው የሚሆነው። ሌሎችም ማንኛውንም አትክልትም ሆነ ጥራጥሬ ለምሳሌ ለወጥ ግዴታ የሚያስፈልግ እንትን አለ ሽሮ አለ። ሽሮ አንደኛው ነው። በርበሬ መግዛት አለብኝ። በርግጥ ሽሮና በርበሬ ስገዛ ገበያ የምሄደው በወር አንዴ ሊሆን ይችላል። ምክንያቱም አንድ ጊዜ ነው ብዙ ኪሎ የምገዛው። እና ለሱ ደግሞ በወር አንዴ ነው የምሄደው። ሽሮ፣ በርበሬና ዘይት ለመግዛት አምስት ሊትር ዘይት ስለሆነ የምገዛው እሱን ለመግዛት በወር አንዴ ወደ ገበያ እሄዳለሁ። ከዛ ውጪ ደግሞ አስቤዛ የሚያልቁ አስቤዛዎች አሉ። እነሱን ለመግዛት ደግሞ በሳምንት እሄዳለሁ። ለምሳሌ አሁን አትክልት የሆኑትን በሳምንት ነው የሚሄደው። አትክልት ማለት እነዚህኞችን አትክልት። ሁለት አይነት አትክልት ነው የምገዛው። እና አንደኛው በሳምንት አንዴ የምሄድበት እንትን አለ። ሽንኩርት አለ፣ ነጭ ሽንኩርት አለ። እንደገና ደግሞ ድንች አለ። እነሱን ለመግዛት ይኸው ስለሚሰነብቱ አንድ ሳምንት መቆየት ስለሚችሉ እነሱ በሳምንት አንድ ጊዜ እሄዳለሁ። ከዛ ውጪ ደግሞ እነዚህ ጎመን አይነት ነገሮች ደግሞ በሁለት ቀን አንዴ እሄዳለሁ። በሁለት ቀን አንዴ ጥቅል ጎመን ለመግዛት ቲማቲም እና ደግሞ ካሮት የመሳሰሉትን መግዛት ደግሞ ቃሪያንም ጨምሮ በሁለት ቀን አንዴ እሄዳለሁ። ፍሬሽነቱ እንትን እንዳይል እንደ ምንድነው እንዳይላላ ነገር ማለት ነው። እንዳይበላሽ በሁለት ቀን አንዴ ወደ ገበያው እሄዳለሁ። ሌላ ደግሞ ጥራጥሬ ጥራጥሬ እንትን ሲያልቅ ነው። ማለት ጥራጥሬ የወጥ እህሎች አሉ። ጥራጥሬ ውስጥ ነው የሚመደቡት እነሱ? ከዛ እነሱ ደግሞ ለምሳሌ ምስር አለ፣ ክክ አለ፣ አተር ክክም፣ ባቄላ ክክ አለ። እነሱ የሚበላሹ አይደሉም። ባለቀ ሰዓት ነው የምሄደው። ግን እንደ ዘይት እንደ በርበሬና እንደ ሽሮ አይቆዩም። ቢያንስ ሁለት ሳምንት ይቆያሉ። ሁለት ሳምንት ይቆያሉ። አንዳንድ ነገሮች ተልባም ሆነ ማንኛውም ነገሮች በሁለት ሳምንት አንድ ጊዜ እዛው እሄዳለሁ። እና ይሄ ቋሚ የምሄድበት እንትን የለም። ማለት በሳምንት በሳምንት ለምሳሌ እንደምረው እና በቃ በሳምንት ቢያንስ ሶስት ጊዜ እሄዳለሁ። ገበያ እና እንትን አለኝ የምገዛ የምገዛበት መንገድ አለ። እና ይሄ አስቤዛ የምገዛበት ግበያ የተለያየ ነው። እንደገና ደግሞ ሌሎች ማቴሪያሎችን ከምግብ ውጪ የሆኑ ማቴሪያሎችን ለመግዛት የምሄድበት ገበያ ሌላ ቦታ ነው። እዚህ ሁለት ገበያ ነው ያለው። እና እዚኛውም እዚኛውም ከተቆጠረ ምናልባትም በየቀኑም ሊሆን ይችላል የምንቀሳቀሰው። የቤት እቃዎችን ሌሎች፣ አልባሳቶችን መገዛበት ገበያ ሌላ አካባቢ ነው። እንደዚህ ምግብ የምገዛበት ገበያ ደግሞ አሁንም ሌላ አካባቢ ነው። እና የተለያዩ አካባቢዎች ነው ያሉት። ግን በሳምንት ሁለት ጊዜ

ሾርባ እወዳለሁ በጣም ከሚወዱት ሰዎች መካከል ነኝ። ግን የሾርባ አሰራሩ ሁኔታ ይወስነዋል ምክንያቱም ማንኛውንም ሾርባ አልወድም ለምሳሌ። እንትን ምግብ ቤቶች ላይ የሚቀርቡ ሽርባዎች አሉ ከምግብ በፊት የሚቀርቡና። ብዙም አልወዳቸውም ምክንያቱም በጣም ቀጭን ናቸው። እንትናቸው ግብአታቸው ራሱ በጣም ግራ ሚገባኝ አይነት ግብአባት ነው ያላቸው ሾርባዎቹ ወፍራም አይደለም። ቤት ውስጥ እንደሚዘጋጀው እናቶቻችን እንደሚያዘጋጁት አይነት ሾርባ አይደለም እና። እሱን ሾርባ አልወደውም በተለይ ይሄ በየአይነት ሾርባ። እሱን አልወደውም ቤት ውስጥ ግን ማሚ እንደምታዘጋጀው አይነት ሾርባ በጣም ነው ደስ የሚለኝ። በጣም እወዳለሁ እራሴም አዘጋጃለሁ በተለይ በተለይ መኮረኒ ፓስታ ሩዝ ድፍን ምስር ድንችና ካሮት ሌሎችም ያለበት እንትን እሱን በጣም ነው ደስ የሚለኝ ወፍራም የሆነ ማለት ነው። እና እሱ በጣም እጠጣለሁ ሁልጊዜ እጠጣለሁ ፋሚሊጋም ስሄድ እጠጣለሁ። ደስ ይለኛል። ከልጅነት ጀምሮ ነው ሾርባ የምወደው ማለት ከዛ ጀምሮ ስለለመድኩኝ ነው ሊሆን ይችላል አሁንም ድረስ የምወደው። ሌሎቹ ደግሞ እንትን የስጋ ሾርባ ብዙም አይደለሁም ብዙም አይደለሁም የአትክልት ማለት የነዚህ ሾርባዎች ነው እንጂ የስጋ ሾርባ ብዙም እንትን አይደለም። አልወድም ብዙም አልወድም። ምክንያቱም እኔ እንጃ አላውቅም ብቻ ዝንጅብል ምናምን በተለይ ስደረግበት አልወደውም። ዝንጅብል ያለበት ነገር አልወድም በተለይ ሳይበስል ዝንጅብሉን ካገኘሁ በጣም ነው የሚደብረኝ። እና ዝንጅብ ያለበት ሾርባ አልወድም የስጋ ሾርባም ብዙም አይመቸኝም። ስጋ ብቻውን በድንች ወይ ደግሞ በካሮት ምናምን ያለው ማለት ነው። እነዚህኞችን ነው የአትክልቶቹን ካሮ እነ እንትን ያሉበት ምንድነው? እነ እንደ መኮረኒ ፓስታ ያሉበትን እነሱ በጣም ደስ ይለኛል። በጣም ስበስል ማለት ነው በጣም ብስል ብሎ ወፍራም ስሆን። እሱ በጣም እወደዋለሁ እንደውም ከዛሬ ነገ እሰራለሁ እያልኩ እስከ አሁን አልሰራሁም እሰራለሁ። ብዙ አይነት ሾርባ አለ። በእርግጥ እኔ አላቃቸውም ብዙ አይነት ሾርባ አለ ግን ማሚ ቤት ውስጥ ምትሰራው ሾርባ እሱን ነው ምወደው። እኔ ሰው ቤት ሄጄ ግን ሾርባ መጠጣት ነው ሾርባ መብላት አልወድም። በጣም ሚደብረኝ ምክንያቱም እንትን ግብአቱን ማወቅ እፈልጋለሁ እያየሁት የተሰራ ነገር ነው የሚመቸኝ ከሾርባዎች መካከል። ማላቀው አይነት አሰራር ሊኖር ስለሚችል እኔ አልፈልግም ለየት ያሉ አትክልቶች አሉ እኔ ማለቃቸው። እና ግብአት የሚጠቀሙ ሰዎች አሉ እነ እሱን እሱን ስለማልወድ ሰው ቤት ሄጄ ሾርባ መጠቀም አልወድም። ስጋ ያለው በተለይ አልወድም እንደገና ደግሞ ምግብ ቤት ያሉ ሚዘጋጁ ሸርቦች በጣም ቀጭን ናቸው ወፍራም አይደሉም። ግብአት በደንብ ባይደረግባቸውም እና እነሱ ብዙም እነሱ ጭራሽ አልወዳቸውም። ከምግብ በፊት ብለው የሚያመጡት ነገር ብዙ አልወዳቸውም በጣም ቀጭን ናቸው በጣም ማለት ነው በተለይ በየ አይነት ሾርባ በጣም ቀጭን ነው እና እሱን አልወደውም። ከዛ ውጪ ማሚ ቤት ምትሰራልን ሁሌ ይሄኛው ሾርባ አንድ አይነት ነው። ለየት ያለ ሾርባ ከዛ ውጪ ሰርታልን የስጋ ትሰራለች በርግጥ እኔ ግን አልወድም። ይሄ የጾም ሰዓት ግን በጾም ሰዓት እንትን የሚጣጣ ሾርባ በጣም ሚጣፍጥ ሾርባ ነው። ከልጅነት ጀምሮ ማሚ መስራት አስለምደኛለች እና አሁንም ቢሆን ጉንፋን ስይዘን ይሄ ውስጣዊ መረበሽ የለም የጤና መታወክ ምናምን ስኖር ራሱ ሾርባ ነው ቶሎ ምትሰራለን። ሙቅ ነገርም ሲያስፈልገን ምወደውን ስለምታውቅ ማሚ ሾርባ እንደምወድ በጣም ስለምታውቅ እሱን ነው የምትሰራልኝ። አሁን ቅርብ ሰዓት ራሱ ሾርባ ጠጥቻለሁ። እና ሾርባ በጣም ስለምወድ ማለት ነው። ድንች ከሌለውና ካሮት ከሌለው ግን እና መኮረኒ ከሌለው ብዙ አልወድም። በየቤቱ በጣም የተለያየ አሰራር ነው ያለው የማሚ በጣም እወደዋለሁ። ደስ ይላል እኔም ስሰራው ጓደኞቼ በጣም ነው የሚወዱልኝ። እኔም ጣፍጦኝ ነው ምበላው። ጓደኞቼ ብዙ ጓደኞቼ እራሱ ሾርባ ስለምወድ ስለምሰራ እነሱ መጥተው በእኔ ምክንያት የወደዱ በጣም ብዙ ልጆች አሉ እና ሾርባ ጠቃሚ ነው በዛ ላይ እኔ የሚያጠነክረኝ ሾርባ ነው። ሾርባ በጣም ነው

በባህላችን ሰርግ በጣም ሚገርም አይነት ሰርግ አለ እኛ አሁን ላይ ዘመንን ወይ ሰለጠንን ብለን እንትኑን ሁኔታዎችን የባህልን እንትን እየሸረሸርን አሻሻልን ብለን እንትን ብለነዋል እንጂ በጣም ምርጥ ደስ የሚል የባህል እንትን አለን ሰርግ አለን ሂደቱ እንዴት ነው? አብዛኛው እኛ አካባቢ ያለው ማህበረሰብ ይተዋወቃል። እንደ ውጪው አለም ወይ ደግሞ ብዙ ብዙ ሰው ያለበት አካባቢ አይደለም። በጣም ሰፊ ከመሆኑ የተነሳ ኢትዮጵያ እርስ በእርስ ማለት ሰው ራቅ ራቅ ተብሎ ስለተቀመጠ አንድ አካባቢ ያለ ሰው በደንብ ይተዋወቃል። እና መጀመሪያ ሚደረገው ወጣት ልጅ ማለት ወንድ ልጅና እንደዚሁ ከ ከልጁ አነስ ያለች ልጅ ካለች መጀመሪያ ባለ ይሄ ወንዱ የወንዱ ቤተሰብ ወይ ደግሞ ይሄ ወጣት ልጅ ሽማግሌ ይልካል ማለት ነው። ወደ የሚፈልጋት ጥሩ ናት፣ ባህሪያው አሪፍ ነው፣ ስነ ስርዓቷ፣ ሃይማኖቷ በቃ ለልጁ ምትመጥን አይነት ሴት ናት ከተባለች ወደ እሷ ይላካል ማለት ነው። ወደ ቤተሰቦቿ እንትን ሽማግሌ ማለት ነው። ግን አይተዋወቁም ብዙ ጊዜ አይተዋወቁም። ልጁና ልጅቷ ከዛ በፊት አይተዋወቁም። ቢተዋወቁም በዚህ በፍቅር አይነት ወይ በጋብቻ አይነት አይደለም። ባል እንትን ባልን እንትን ባልን ሚመርጥላት ብዙ ጊዜ ቤተሰብ ነው ለሴቷ ለሱ ሚስት ሚመረጥለት ቤተሰብ ነው። እና ቤተሰብ ነው ብቻ እሷ ልጅ ጥሩ ናት ለልጅ ትሆናለች ብሎ ሚመርጥ ማለት ነው። ከዛ ሽማግሌ ይልካል ወደ ሴቷ ቤተሰብ እና የሴቷ ቤተሰቦች ደግሞ ያጣራሉ ስለ ልጁ ማንነት ያጣራሉ ይሆናታል አይሆናትም? ብዙ ነገር ያጣራሉ። ማስተዳደር ይችላል ወይ? ቤተሰብ ማስተዳደር ይችላል? ባህሪው እንዴት ነው? ፈጣሪ ሚፈራ አይነት ሰው ነው ወይ? እንደዛ ብዙ ነገር ይጣራና ከዛ ከተመቻቸው የልጁ የቤተሰቦቹ እንትን ሁኔታ ከተመቻቸው የሴትየዋ ቤተሰብ የልጅቷ ቤተሰብ እሺ ይላሉ ማለት ነው። ግን እሺ ሚሉት ከአንድ ቀን አይደለም። እንደአሁኑ የኛ ባህላዊ እንትን ይመላለሳሉ ተመለሱ ይባላሉ። የልጁ ሁኔታ ለማጣራት ከዛ በነይ መልሰው አሁንም በሳምንቱ ሊሆን ይችላል፣ በወራቶች ሊሆን ይችላል ብቻ በሆነ ሰዓት ተመነሱ ይባላል ከዛ ደግሞ ብቻ በሁለት በሶስት በሁለት በሶስት ምልልስ እሺ ይባላሉ። እሺ ከተባሉ በኋላ ያው ሰርግ ይዘጋጃል ማለት ነው። ሰርግ ሲዘጋጅ ቶሎ አይደለም ሚዘጋጀው እኛ አካባቢ አመትም ሊቆይ ይችላል። ረጅም ቀጠሮ በኋላ ነው ከአመታት በኋላ ነው። እና እስከዛ ድረስ ባልና ሚስት ሚጋቡት ልጆች አይተዋወቁም አይገናኙም። የሰርጓ ቀን ነው ባሏን ምታውቀው ልጂቷ እሱም እንደዛው ሚስቱን ሚያውቀው የሰርጉ ቀን ነው። ከዛ እንግዲህ መጥቶ ሚመጣው ወደ ልጅቷ ቤት ወደ ሰርጉ ቦታ ወንድዬው መጥቶ ሚወስዳት ማታ ነው ሌሊት ላይ ነው። እንደአሁኗ ቀን ላይ ምናምን አይደረግም ወንድዬው ሚመጣ ማታ ከአንድ ሰዓት በኋላ ባለው ሰዓት ነው ሙሽራ በእኛ ባህል ሌሊት ላይ ነው ሚሄደው ቀን ላይ በጭራሽ አይወጣም። ትርጉም አላቸው እኔ ባላውቅም ትርጉም ግን አላቸው። ለምን ሌሊት እንደሚሄድ? ለምን በቀን ሙሽራ እንደማይወስዳት? ልጅቷን ማለት ነው። ከዛ ይወስዳታል ከዛን ከባልየው ቤተሰቦች በአዳሩ ሙሉ ጭፈራ እንደገና ብዙ ነገር ይደረጋል። እንደ ባህሉ ማለት ነው ብዙ ነገር ይደረግና ከዛ በኋላ በሶስተኛው ቀን ምናምን መልስ ይባልና መልሶ ወደ ሙሽራዋ ቤተሰብ እዘዋት ይሄዳሉ ማለት ነው። በዛ መልኩ ከዛ ብቻ በግ ይታረዳል ምናምን በ አለቀ ትውውቅ ይኖራል የቤተሰብ የሚስትና የባል ቤተሰብ ከዛ ካለቀ በኋላ በቀባልና ሚስት ሆኖ ማለት ነው። እና የኛ አካባቢ ሰርግ እንደዛ ነው። ብዙ ጊዜ ማለት ነው። አሁን ግን ባህሉ ተመረ እንትን ብሎ ተዘበራርቆ ይሄ ነገር ሁሉ የለም። ቀለበት ማሰር የለም። እኛ አካባቢ ቀለበት ቀድሞ አይታሰርም። እና ባህላችን በጣም ምርጥ